እሺ ቀጣዩ ጥያቄያችን ማር ትወዳለህ ወይ ይላል? ማር የማይወድ አለ ብዬ አልገምትም። ምክንያቱም ማር በአለማችን ላይ ካሉ ጣፋጭና ተወዳጅ ምግቦች ውስጥ አንዱ ነው። ስለዛ መልሴ አዎ በጣም እወዳለሁ ነው የሚለው። በተለይ ደግሞ ጣዝማ ማር በጣም ነው የምወደው።

እሺ ቀጣዩ ጥያቄ ታሪክ መንገር ትወዳለህ ይላል ታሪክ መንገድ በእውነቱ በጣም ነው የምወደው። ምክንያቱም ታሪክ በታሪክ ውስጥ ብዙ እውቀት ብዙ ኢንፎርሜሽን ሊኖር ስለሚችል ታሪክ መናገር መስማትም ጭምር ደግሞ በጣም ነው የምወደው። ስለዛ ለታናናሾቼ ታሪክ በመንገር ራሴንም እነሱንም እውቀት እንዲያገኘው አደረገ

እሺ ቀጣዩ ጥያቄያችን ደብዳቤ መጻፍ ትወዳለህ ወይ? ይላል፣ እውነት ለመናገር አሁን ላይ ብዙ ሰውም እኔን ጨምሮ ደብዳቤ አንጽፍም ምክንያቱም ይሄ በፊት የነበረ ተግባር ነው። አሁን ላይ ብዙ ሶሻል ሚዲያዎች አሉ፣ ቴሌግራም አለ፣ ኢንስታግራም አለ፣ በሱ መጻጸፍ ስለምንችል፤ ብዙ ጊዜ ደብዳቤ አልጽፍም።

እሺ ቀጣዩ ጥያቄያችን የሞባይል ዳታ ትጠቀማለህ ወይ ይላል? አዎ እጠቀማለሁ የኢትዮ ቴሌኮም እና የሳፋሪኮም ተጠቃሚ ነኝ። እና የቀን ብዙ ጊዜ የቀን ዳታ ነው የምጠቀመው የቀን የኢንተርኔት ዳታ እገዛለሁ። አምስት ብሩ የአምስት ብር መቶ ሜጋባይት ሲሆን እሱን ገዝቼ ነው የምጠቀመው

እሺ ቀጣዩ ጥያቄያችን ውሳኔ መስጠት ትችላለህ ወይ ይላል? አዎ ውሳኔ ብዙ ጊዜ እሰጣለሁ ምክንያቱም ስራዬም ያስገድደኛል ውሳኔ ቶሎ እንድሰጥ። እና የውሳኔ ሰው ነኝ ብዬ አስባለሁ። ነገር ግን ሁሌ በህይወት ውስጥ መሻሻል ስላለ። ራሴን በውሳኔዎች ውሳኔ መስጠት ላይ ማሻሻል እፈልጋለሁ

እሽ አሁን ደግሞ ጥያቄያችን ምን ይላል ምን አይነት የሙቀት መጠን ትመርጣለህ? ነው የሚለው ብዙ ጊዜ የምመርጠው የሙቀት መጠን ከሃያ ዲግሪ ሴንቲግሬድ ባለው ውስጥ ነው። ወይም ቀዝቀዝ ያለ የሙቀት የአየር ንብረት እመርጣለሁ። በሲዝን ደረጃ ደግሞ የጸደይ አድናቂ ነኝ።

እሺ ወደ ቀጣይ ጥያቄያችን ስናልፍ በስራ ችግሮችን ትፈታለህ ይላል? በእውነቱ ጥያቄው በጣም በጣም ደስ የሚል ጥያቄ ነው አመርቂ ነው። እና ይሄንን ጥያቄ ለመመለስ ያክል። በህይወቴ ውስጥ ለሚገጥመኝ ችግሮች በስራ አምናለሁ በማማረርና በማለቃቀስ አላምንም። ለዛ

እሺ ቀጣዩ ጥያቄያችን ምን አይነት ጫማ ትወዳለህ ይላል? በእውነቱ አሪፍ ጥያቄ ነው። የምወዳቸው ጫማዎች ቀለል ያሉ ጫማዎች ናቸው ለምሳሌ ናይክ ጫማ በጣም የናይክ ጫማ አድናቂ ነኝ። በመቀጠል አዲዳስ ጫማዎች አዲዳስ። ጫማዎች በጣም እወዳለሁ። ቀጣይ ደግሞ ቤት ቤት ስሆን ደግሞ ቀለል ያሉ ጫማዎች እወዳለሁ

እሺ ቀጣዩ ጥያቄያችን "ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ወይ?" ይላል፣ እውነት ለመናገር ከሁሉም የስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ከወንዶቹ ጋም ከሴቶቹ ጋም ይህ እንዲሆን ያደረገው ደግሞ በውይይት በማመን ነው ችግር ቢፈጠር እንኳን በውይይት ስለማምን ጥሩ ግንኙነት አለኝ።

እሺ ቀጣዩ ጥያቄያችን "በመስመር ላይ ትማራለህ?" ይላል፣ አዎ እማራለሁ። ምክንያቱም ህይወት የምትገፋው በትምህርት ነው። "ያልተማረ ሰው ቀኑ ጨለማ ነው" ይላል የሀገሬ ሰው እውነቱን ነው። መማር ቀንን ህይወትን ሙሉ ነገርን ብሩህ ስለሚያደርግ በመማር ራስን በማሳደግ አምናለሁ።

እሺ ቀጣዩ ምን አይነት ቦርሳ ትጠቀማለህ ይላል? ብዙ ጊዜ የምትጠቀመው የቆዳ ቦርሳዎች ነው። የቆዳ ቦርሳዎች የጉቺ ካምፓኒ የሚያመርታቸውን የቆዳ ቦርሳዎች ምርጫዬ ናቸው። ምክንያቱም ለመያዝ በጣም ቀላልና የትም አድርጌያቸው ለመሄድ አመቺ ስለሆኑ። የጉቺ ቦርሳዎችን እጠቀም

እሺ የቤት ጣሪያ በምን የተሰራ ነው ይላል? እሺ የቤታችን ጣሪያ የተሰራው ከችቡድ ከሚባል ማቴሪያል ነው። ችቡድ ከዛፍ ተቆርጦ የሚሰራ የጣራ አይነት ነው። እና ይሄ ነው የቤታችን ጣሪያ።

እሺ ቀጣይ ጥያቄያችን "ገንፎ ትበላለህ ወይ?" ይላል፣ በኢትዮጵያ ውስጥ ገንፎ የኢትዮጵያ ባህል ምግብ ነው። በተለይ ደግሞ በኦሮሚያ አካባቢ ገንፎ በጣም ይዘወተራል። እና አንዲት ሴት በምትወልድበት ጊዜ ደግሞ ገንፎ በጣም ትበላለች። ስለዛ ገንፎ በኢትዮጵያ ውስጥ በጣም ተወዳጅ

እሺ ቀጣዩ ጥያቄያችን አስተያየት መቀበል ትወዳለህ ይላል እውነት ለመናገር አስተያየት በጣም ለህይወታችን ጠቃሚ ነው። ያ ማለት በአስተያየት ነው የምናድገው አስተያየት መቀበል ስንችል የራሳችንን ጉድለት የራሳችንን ድክመት መረዳት እንችላለን። ስለዛ ብዙ ጊዜ አስተያየት ለመቀበል እና ራሴን ለማስተካከል እሞክራለሁ

እሺ ቀጣዩ ጥያቄያችን "ባዶ እግር መራመድ ታውቃለህ ወይ?" ይላል፣ እውነት ለመናገር በባዶ እግሬ ተራምጄ ላይ አላውቅም። ምክንያቱም በጣም ከባድ ነው እግሬ ደግሞ ስስ ስለሆነ ድንጋይ፣ የዛጉ ሚስማሮች፣ ሊኖሩ ስለሚችሉ እሱ ከወጋኝ ደግሞ በጣም ለተለያዩ በሽታዎች ስለምዳረግ ብዙ ጊዜ በእግሬ አልራመድም

እሺ "የምትወደው መክሰስ ምንድነው?" ይላል፣ የምወደው መክሰስ የድንች ጥብስ ነው። የድንች ጥብስ ብዙ ጊዜ በጣም ነው የምወደው። የድንች ጥብስ በሚጥሚጣ አድርጌ ስበላ በጣም ደስ ይለኛል በተለይ ደግሞ መክሰስ ላይ ሲሆን ይሄ የኔ ፍላጎት ነው።

እሺ ቀጣዩ ጥያቄያችን በፍጥነት መተየብ ትችላለህ ይላል? አዎ በፍጥነት መጽሐፍ እና መተየብ እችላለሁ። ምክንያቱም አሁን ያለሁበት የትምህርት ደረጃ እሱን እንዳደርግ ስለሚያግዘኝ ማለት ነው። ስለዛ በፍጥነት መጽሐፍ ወይም መተየብ እችላለሁ።

እሺ የዛሬው አየር ሁኔታ እንዴት ነው ይላል? ያሁኑ ጥያቄ አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ ስምንት ሰዓት ከሃያ ስምንት ሆኗል እና እስካሁን ባለው የአየር ንብረት ደግሞ በጣም ሞቃታማ እና ፀሀያማ ነው እስካሁን እንደዚህ ነው እየሄደ ያለው የኢትዮጵያ አየር ንብረት።

እሺ ቀጣዩ ጥያቄ የቀን መቁጠሪያ ትጠቀማለህ ወይም ካላንደር ትጠቀማለህ ወይ ነው የሚለው? አዎ የቀን መቁጠሪያ እጠቀማለሁ። በተለይ ደግሞ አሁን ላይ ጊዜው የዲጂታል ዘመን ስለሆነ የምጠቀመው የሞባይል መቁጠሪያ አፕሊኬሽኖችን ነው። ወይም መተግበሪያዎችን ነው ስለዛ ሞባይሌ ላይ ስላለኝ እጠቀማለሁ ማለት ነው

እሺ ቀጣዩ ጥያቄ "ሌሎችንም ማበረታታት ትችላለህ ወይ?" ይላል፣ እውነት ለመናገር ሌሎችን ማበረታታት ያን ያህል አልችልም። ምክንያቱም ከሰው ጋር የማውራት አቅሜ በጣም ዝቅተኛ ስለሆነ፤ ብዙ ጊዜ ሰዎችን አላበረታታም። ግን የተቻለኝን ያክል እሞክራለው። ሰዎች ተበረታተው ጥሩ ስራ እንዲሰሩ

እሺ ቀጣይ ጥያቄያችን ፎቶዎችህን የት ታስቀምጣለህ ይላል? በእውነቱ አሁን ላይ ፎቶዎቼን እንደ በፊቱ በአልበም አይደለም የማስቀምጠው ምክንያቱም ጊዜው የዲጂታል ዘመን ስለሆነ። ቴሌግራም ሴቭድ ሚሴጅ አለ ቴሌግራም ላይ። አስቀምጣቸዋለሁ ለማግኘትም ለማየትም በጣም ቀላል የሆነ መንገድ ስለሆነ

እሺ ቀጣዩ ጥያቄ "የስራ እድገት እየፈለክ ነው?" ይላል፣ አዎ ሁሉም ሰው የስራ እድገት ይፈልጋል። እኔም በግሌ የስራ እድገት እየፈለኩ ነው። ነገር ግን ከስራ እድገት ከመፈለጌ በፊት፤ ራሴን ማብቃት አለብኝ፣ ያ ማለት ራሴን በትምህርት ከፍ ያለ ደረጃ ላይ ማድረስ አለብኝ። የስራ እድገት ለማግኘት ብዬ አስባለሁ።

እሺ ቀጣዩ ጥያቄ ምን ይላል በሰአት የምትደርስ ሰው ነህ ወይ ይላል? በተቻለኝ አቅም ላለማርፈድ እሞክራለሁ። በቀጠሮውም ሰዓት በሰአቴ ለመገኘት እሞክራለሁ። ይሄ ደግሞ ብዙ ጊዜ ከሰዎች ጋር ጥሩ ግንኙነት እንዲኖረኝ አድርጓል። ምክንያቱም ማርፈድ ከሰዎች ጋር ያለንን ግንኙነት። መጥፎ ሊያደርገው ስለሚችል ላለማርፈድ እሞክራለሁ

እሺ ማሸለፍ ትችላለህ ወይ ይላል እውነት ለመናገር ጥያቄው ግልጽ አይደለም? ግን ማሸነፍ ትችላለህ ወይ? ከሆነ ጥያቄው አዎ እችላለሁ በህይወቴ ውስጥ የሚገጥሙኝን ችግሮች ለማሸነፍ ነው የምጥረው። ምክንያቱም ይቺ አለም ለተነ ለተሸናፊዎች ቦታ ስለሌላት። ማሸነፍን እንመርጣለሁ

እሺ "እሳት ማንደድ ትችላለህ ወይ?" ይላል ያሁኑ ጥያቄ፣ አዎ ብዙ ጊዜ እሳት ማንደድ እችላለሁ። ከሰልን በመጠቀም ብዙ ጊዜ እሳት አንድጄ አውቃለሁ። ስለዛ የትም ብሄድ የትም ኤሌክትሪክ የሌለበት አካባቢ ብሄድ ራሴን ማዳን እና ራሴን ማስተዳደር የምችል ይመስለኛል።

እሺ ቀጣዩ ጥያቄ ችሎታህ ልዩ ችሎታህ ምንድነው? ይላል የኔ ልዩ ችሎታዬ ዘፈን መዝፈን ነው። እናም በተጨማሪ የሙዚቃ መሳሪያዎች መጫወት እችላለሁ ከበሮና ክራር። የኔ ልዩ ችሎታዎች ከበሮና ክራር መጫወት የኔን ልዩ ችሎታዬ ናቸው። እናም ደግሞ በዚህ ልዩ ችሎታዬ ሀገሬን ለማስጠራት ወገኖቼን ለማኩራት እሞ

እሺ ቀጣዩ ጥያቄ ምን ያህል ጊዜ ወደ ገበያ ትሄዳለህ ይላል? ይሄ እንግዲህ እሚወሰነው ባሉኝ እቃዎች የማለቅና ያለማለቅ ጉዳይ ነው። ብዙ ጊዜ ግን በሳምንት ሁለቴ ለመሄድ እሞክራለሁ። ምክንያቱም ብዙ አላቂ እቃዎች ስላሉ እነሱን መተካት ስላለብኝ ብዙ ጊዜ ገበያ ሄጄ ሸምቼ ለመምጣት እሞክራለሁ

ቀጣዩ ጥያቄያችን ምን ይላል አቧራ ችግር ይፈጥርብሃል ወይ? ይላል አዎ ይፈጥርብኛል ምክንያቱም የጤና ችግር ስላለብኝ የመተንፈሻ የመተፈሻ የመተፈሻ ባምቧ ችግር ስላለብኝ አቧራ ችግር ይፈጥርብኛል ስለዛ በተቻለኝ አቅም ከአቧራ እና ከጭስ ለመራቅ እሞክራለሁ።

እሺ ቀጣዩ ጥያቄ የምትወደው ፍራፍሬ ምንድነው ይላል? እኔ በጣም የምወደው ፍራፍሬ ሙዝ ነው። ሙዝ ስበላው በጣም ደስ ይለኛል። ምክንያቱም ሙዝ ያለው ጥቅም ደግሞ ከጤና አንፃር በጣም የላቀ ነው። ስለዛ ሙዝ በጣም አዘውትሬ እበላለሁ። በተጨማሪ ደግሞ ፓፓዬና ማንጎም በጣም ደስ ይለኛል። ምክንያቱም ፓፓዬ እና ማንጎ ያላቸው ለ ጤና ያላቸው ጥቅም። በጣም ከፍተኛ ስለሆነ ፓፓዬና ማንጎም መብላት አዘወትራለሁ። አልፎ አልፎ ደግሞ ሎሚም እጠቀማለሁ። ምክንያቱም ሎሚ በጤናችን ላይ ከፍተኛ ጠቀሜታ አለው። ስለዛ ሎሚን

እሺ ቀጣዩ ጥያቄ ከልጅነትህ የምትዘክረው ነገር አለ ወይ ይላል? በልጅነቴ የማስታውሰው ነገር የተማርኩበት ትምህርት ቤት ነው። ምክንያቱም ያ ትምህርት ቤት ለኔ ትልቅ ቦታ አለው እወደዋለሁ። ልጅነቴ የተሰራበት ያ ትምህርት ቤት ነው ስሙን እንግዳ ትምህርት ቤት ይባል ነበር። እንግዳ ትምህርት ቤት በኔ ህይወት ላይ ከፍተኛ ድርሻ አለው። ስለዛ ስለ ትምህርት ቤቴ መናገር እፈልጋለሁ

ቀጣዩ ጥያቄ የአትክልት ስራ ታደርጋለህ ወይ ይላል? አዎ በደንብ አደርጋለሁ ብዙን ጊዜ ቅዳሜና እሁድን በመጠቀም አትክልት የጓሮ አትክልቶቼን ለመኮትኮት እሞክራለሁ ስኮተኩት ደግሞ የምጠቀመው ገሶና ዶማ ነው። ስለዛ የጓሮ አትክልቶቼን ቅዳሜና እሁድ በመንከባከብ ጊዜን እጠቀማለሁ ማለት ነው

እሺ ቀጣዩ ጥያቄ የስራ ጊዜው እንዴት ነው ይላል የስራ ጊዜ ብዙ ጊዜ ከጠዋቱ ሁለት ሰዓት እስከ ማታ አስራ አንድ ሰዓት ነው። በመካከል ስድስት ሰዓት ላይ የምሳ እረፍት አለን። ማታ ስምንት ሰዓት ላይ ደግሞ ቀን ስምንት ሰዓት ላይ ደግሞ የመክሰስ ጊዜ አለን ስለዛ የስራ ጊዜን እንደ እንደዚህ ነው የማሳልፈው። ጠዋት ሁለት ሰዓት ከቤት እወጣለሁ ማታ አስራ አንድ ሰዓት ወደ ቤቴ እገባለሁ። ማለት ነው

እሺ ቀጣዩ ጥያቄ ቤተሰብህ ምን ያህል ጊዜ ይሰባሰባል ይላል? የእኛ ቤተሰብ ብዙ ጊዜ አንድ ላይ ነው የሚኖረው። በተለይ ደግሞ ለበአል ጊዜ አንድ ላይ ተሰብስበን ምግብ እንበላለን መጠጥ እንጠጣለን የራሳችንን ጊዜ እናሳልፋለን። ስለዛ አጎት አክስት አያት። ቅድመ አያት ሁሉም ተሰብስቦ ለበአል አንድ ላይ እናሳልፋለን

ቀጣዩ ጥያቄ በአደባባይ መናገር ትችላለህ ወይ? ይላል መልሴም የሚሆነው አልችልም ነው። ለምን ቢባል። ሰው ፊት ቆሞ የመናገር ፍርሃት አለብኝ ይሄንንም ፍርሃቴን ለማስተካከል እየሞከርኩ ነው። እና በቅርብ ጊዜ ይሄን ችግሬን ፈትቼ በአደባባይ መናገር እንደምችል አምናለሁ። አመሰግናለሁ

እሺ ቀጣዩ ጥያቄ ስንት ብድር ወስደህ ትጠቀማለት ይላል? የምትጠቀመው። ሁለት ብርድ ልብስ ነው አንደኛው በጣም ሲበርደኝ ነው የሚጠቀመው ሲሆን አንደኛው ደግሞ በጣም ስሞቀኝ ነው የሚጠቀመው ነው ስለዛ ክራምንት እና በጋ ሲሆን ሁለት አይነት የብርድ ልብስ አይነት እጠቀማለሁ ማለት ነው። ክረምት ሲሆን ወፍራሙን ብርድ ልብስ ብርድ ሲሆን ደግሞ ቀጠን ያለውን ብርድ ልብስ እጠቀማለሁ

ቀጣዩ ጥያቄ አዲስ ቴክኖሎጂ መማር እወዳለህ? ወይ ይላል እ መልሴም የሚሆነው አዎ እወዳለሁ። ምክንያቱም ከቴክኖሎጂ ጋር አብረን መጓዝ ካልቻልን ከዘመኑ ወደ ኋላ እንቀራለን ብዬ ስለማስብ። አዲስ ቴክኖሎጂ ሲመጣ ለመማር ዝግጁ ነኝ። ለምሳሌ አሁን እ ስለ ኤአይ እየተማርኩ እገኛለሁ። እና ወደፊትም አዲስ ነገር ቢመጣ ለመማር እ ዝግጁ ነኝ

እሺ ቀጣዩ ጥያቄ መጠበቅ ግድ ነው ወይ ይላል? አዎ መጠበቅ በህይወታችን ውስጥ ግድ ነው ብዬ አምናለው። ምክንያቱም በህይወታችን ውስጥ ብዙ የምንጠብቃቸው ነገሮች ሊኖሩ ይችላሉ። ባለመጠበቃችን ደግሞ ብዙ ነገር ልናጣ ስለምንችል ራሳችንን ለሁሉም ነገር ዝግጁ አድርገን በተጠንቀቅ ራሳችንን አዘጋጅተን መጠበቅ አለብን። ብዬ አስባለሁ

እሺ ቀጣዩ ጥያቄ የስራ ገደብ ጊዜ አለ ኮይ ወይም ታስተካክላለህ ሆይ ይላል? አዎ ሰአቴን በትክክል ለመጠቀም እሞክራለሁ። እና ደግሞ ሰዓት ከስራዎቼ ጋር አንድ ላይ አድርጌ በጥሩ ሁኔታ ለማስኬድ ሁልጊዜ እጥራለሁ። ምክንያቱም የጊዜ ገደብ ለስራ ማበጀት በስራችን ላይ ስኬታማ እንድንሆን ስለሚረዳን ነው።

እሺ ቀጣዩ ጥያቄ ብዙ ትነሳለህ ወይ ይላል? አዎ ብዙ እነሳለሁ ብዙ ጊዜ ምክንያቱም ቁጭ ማለት ለጤናችን ጥሩ ስላልሆነ መንቀሳቀስና መሮጥን እመርጣለሁ ምክንያቱም ጤናዬን ለመጠበቅ መንቀሳቀስ አለብኝ። ጥሩ ምግብ መብላት አለብኝ እና መቀመጥ እንደሌለብኝ አምናለሁ ስለዛ ብዙ ጊዜ እንቀሳቀሳለሁ እሮጣለሁ

እሺ ቀጣዩ ጥያቄ ምን አይነት ስልክ ትጠቀማለህ ነው የሚለው እኔ የሳምሰንግ ስልክ ተጠቃሚ ነኝ። ምክንያቱም ሳምሰንግ ስልክ ለመጠቀም በጣም ቀላል ነገሮቹ ደግሞ ፈጣን ናቸው። ከኔትወርክ አንፃርም ከአይፎን አንፃር ስናየው። የሳምሰንግ ስልኮች በጣም ፈጣንና እጅ ላይ ቀላል ስለሆኑ የኔ ምርጫ ሳምሰንግ ስልክ ነው

እሺ ቀጣዩ ኢሜል ትጠቀማለህ? ወይ ነው የሚለው አዎ ኢሜል በደንብ እጠቀማለሁ ምክንያቱም የምሰራውን ስራ ኢሜል እንድጠቀም ስለሚያስገድደኝ አለቆቼና የስራ ባልደረቦቼ መልእክት የሚልኩልኝ በኢሜል ስለሆነ የግድ ኢሜል መጠቀም አለብኝ ማለት ነው። በተጨማሪ ደግሞ ጊዜው የዲጂታል አለም ስለሆነ የግድ ኢሜል መጠቀም አለብኝ አዲስ ስራዎችን ለመፈለግ ከአለቃዎቼ ጋር ለማውራት የግድ ኢሜል መጠቀም

እሺ ቀጣዩ ጥያቄ ስራ አድካሚ ነው ወይ? ይላል እውነት ለመናገር ስራዬ በጣም ከመጠን በላይ አድካሚ ነው። ምክንያቱም የምሰራው ስራ ከጠዋቱ ሁለት ሰዓት ጀምሮ ማታ አስራ አንድ ሰዓት ነው የሚያልቀው። እረፍት የለንም ለምሳ አንወጣም ለመክሰስ አንወጣም የውሃ እረፍትም የለንም። ስለዛ በጣም ስራዬ አድካሚ ነው። ይሄ ነው ስለ ስራዬ ያለው

ሰላም እንደገና ተገናኝተናል ያሁኑ ጥያቄያችን ምን ይላል ስራዎችን በቅደም ተከተል ታስቀምጣለህ ወይ ነው በተቻለኝ አቅም ስራዎችን በቅደም ተከተል ለማስቀመጥ እሞክራለሁ። ምክንያቱም ስራዎችን በቅደም ተከትል ማስቀመጥ ለብዙ ነገር ይጠቅማል። የመጀመሪያው በትክክል ስራችንን ሰርተን በሰአቱን ለመጨረስ ይጠቅማል። ሁለተኛ ላይ ደግሞ የምንሰራውን ስራ በትክክል ለማወቅ ያግዘናል

እሺ ቀጣዩ ጥያቄ ወደ የትኛው ቦታ ተጉዘህ ታቃለህ ይላል? ባለፈው አመት ወደ ቻይና ተጉዤ ነበር ቻይና የሄድኩትም ምክንያት ለንግድ ነው። ኢምፖርት ኤክስፖርት ስራ ስለጀመርኩ ወደ ቻይና ተጉዤ በጅቡቲ አድርጌ እቃ ለማስመጣት ነበረ። የሞከርኩት ያደረኩትም ጉዞ በጣም በተሳካ ሁኔታ ተጠናቆ ነበር

እሺ ቀጣዩ ጥያቄ ማህበራዊ ሚዲያ ትጠቀማለህ ወይ ይላል? አዎ ምክንያቱም የዚህ ዘመን ልጅ ስለሆንኩኝ የማህበራዊ ሚዲያን እጠቀማለሁ። ለምሳሌ ቲክቶክ ፌስቡክ ኢንስታግራም ከምጠቀማቸው መካከል ናቸው። በተለይ ደግሞ ቴሌግራምን አብልጬ እጠቀማለሁ። ምክንያቱም ቴሌግራም ከብዙ ሰዎች ጋር እንድገናኝ ስላደረገልኝ ቴሌግራምን አብዝቼ እጠቀማለሁ

እሺ። የምትወደው ጣፋጭ ምግብ ምንድነው? ይላል ቀጣዩ ጥያቄ የምወደው ጣፋጭ ምግብ እውነት ለመናገር። ኬክ ነው ኬክ በጣም እወዳለሁ ኬክ መብላት በጣም ደስ ይለኛል። ነገር ግን ከጤና ጋር ያለው ግንኙነት ጥሩ ስላልሆነ በዚህ አመት እቅዴ ኬክ መብላት ማቆም ነው። ምክንያቱም ኬክ አብዝቶ መብላት ለጤና ጥሩ አይደለም ስለዛ። በዚህ አመት ለማቆም ወስኛለሁ

የተበላሸ ነገር ማስተካከል ትችላለህ ወይ? ይላል ያሁኑ ጥያቄያችን የተበላሸ ነገር በብዛት ማስተካከል እችላለሁ ምክንያቱም እ የተበላሸ ነገር ሳስተካክል ደስታ ይሰማኛል። በተጨማሪ ደግሞ ያል ላልተፈለገ ወጪ እንዳልደረግ ያደርገኛል። ስለዛ ገንዘቤን አውጥቼ አዲስ ከምገዛ የተበላሸውን አስተካክዬ እ እንደገና ለስራ ባውለው ይጠቅመኛል። ማለት ነው።

እሺ ቀጣዩ ጥያቄያችን ምን ይላል በመስመር ላይ ገዢ ነህ ወይ? በመስመር ላይ ገዢ ለመሆን እሞክራለሁ በተቻለኝ አቅም ምክንያቱም በዚህ አለም ላይ ስንኖር ገዢ ካልሆንን ተገዢ ልንሆን ስለምንችል። በመስመሬ ላይ ባለኝ የህይወት ጉዞ ላይ ገዢ ለመሆን ነው የምሞክረው ምክንያቱም። ያሉንን አጋጣሚዎች መንገድ ላይ ካልተጠቀምን አጋጣሚዎቹ ሊያልፉንና እንትን ሊሉን ይችላሉ

እሺ ቀጣዩ ጥያቄያችን ምን ይላል ነገሮችን በስራ ታስቀምጣለህ ወይ ይላል? በተቻለኝ አቅም ነገሮችን በስርዓት ለማስቀመጥ እሞክራለሁ። ምክንያቱም ነገሮችን በስርዓት ማስቀመጥ ህይወታችንን በመርህ እንድንጓዝ ያደርገናል። ስለዛ በተቻለኝ አቅም ለማድረግ እሞክራለሁ።

እሺ ጤና ይስጥልኝ ቀጣይ ጥያቄያችን ሹራብ መስፋት ትችላለህ ወይ ይላል ይቅርታ ሹራ መስፋት አልችልም። ምክንያቱም የኔ ሙያ ማስተማር ነው አስተማሪ ነኝ ስለዛ ከሹራብ መስፋት ወይም ከልብስ ስራ ጋር ምንም የሚገናኘው ነገር ስለሌለ ሹራብ መስፋት አልችልም። ግን ወደፊት ብማረውና ይሄንን ስኪል ባዳብረው ደስ ይለኛል።

እሺ ቀጣዩ ጥያቄያችን ምን ይላል ዜና በመስመር ታነባለህ ወይ? ዜና በመስመር ብዙ ጊዜ አነባለሁ ምክንያቱም ዜናዎች በእርግጥ ስለ አሁኑ ነገር ስለሚናገሩ ዜናዎችን በማንበብ ራሴን ከዘመኑ እኩል ለማራመድ እሞክራለሁ። ይሄንን ይመስላል

እሺ ቀጣዩ ጥያቄያችን በቤት ምን አይነት የቤት እቃዎች አሉ ይላል? በቤቴ ውስጥ ብዙ አይነት እቃዎች አሉ። ለምሳሌ ቁም ሳጥን አለ ሻንጣ አለ ብርጭቆ አለ ሻንጣ አለ አልጋ አለ ሁሉም ነገር አለ በቤቴ ውስጥ ቴሌቪዥን። የእጅ ቦርሳ ሁሉም ነገር አለ በቤቴ ውስጥ

እሺ ቀጣዩ ጥያቄ። ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ይላል ወደ መናፈሻ በቻልኩት አቅም በሳምንት አንዴ ለመሄድ እሞክራለሁ። ምክንያቱም በሳምንት አንዴ ወደ መናፈሻዬ ሄጄ እራሴን ሳዝናና አይምሮዬም ሰውነቴም ሁሉም ይዝናናል። ስለዛ በስራዬም ስኬታማ እሆናለሁ። ምክንያቱም አይምሮዬን ስለማዝናናው ማለት ነው

እሺ ቀጣዩ ጥያቄ ኢንተርኔት አለህ ወይ ይላል? ኢንተርኔት እጠቀማለሁ ምክንያቱም ዘመኑ የኢንተርኔት ነው ዘመኑ የዲጂታል ነው። ስለዛ ኢንተርኔት በመጠቀም ራሴን ከዘመኑ ጋር ማዘመን አለብኝ ብዬ ስለማስብ ኢንተርኔትን በደንብ እጠቀማለሁ። በወርም ብዙ ወጪ አያስወጣኝም አንድ ሺህ ሶስት መቶ ብር ነው ለኢንተርኔት የምከፍለው

እሺ የአሁኑ ጥያቄያችን ምን ይላል ገንዘብ ትቆጥባለህ ወይ? ይላል አዎ ገንዘብ እቆጥባለሁኝ በተቻለኝ አቅም ከማገኘው ገንዘብ ላይ ሃያ አምስት ፐርሰንቱን ለመቆጠብ እሞክራለሁ ምክንያቱም በህይወታችን ውስጥ የሚያጋጥመን ነገር አይታወቅም ሀዘንም ደስታም ወደፊት ሊያጋጥመን ስለሚችል ገንዘብ ቆጥቦ መዘጋጀቱ አሪፍ ይሆናል በሚል እቆጥባዋለሁ።

የሽያጭ ግቦች አሉህ ወይ? ይላል የአሁኑ ጥያቄ ይህንን ጥያቄ በተብራራ መንገድ ለመግለጽ እሞክራለሁ። ምክንያቱም የሽያጭ ግቦች በህይወታችን ላይ በጣም አስፈላጊ ናቸው በጣምም ወሳኝ ናቸው። የሽያጭ ግቦች አሉኝ በእነሱ ተመርቼ ነው ሽያጮቼን የማካሂደው። ስለዛ የሽያጭ ግቦች በህይወታችን ላይ በጣም አስፈላጊ ናቸው ብዬ አምናለሁ

እሺ ቀጣዩ ጥያቄያችን ከደንበኞች ጋር ትሰራለህ ወይ ይላል? አዎ ከደንበኞች ጋር ለመስራት እሞክራለሁ። ምክንያቱም ከደንበኞች ጋር ግንኙነት በፈጠርኩት ቁጥር የደንበኞችና የኔ ግንኙነት እየጠበቀ ይመጣል። ወደፊትም ጥሩ ነገር ለሀገራችንም እርስ በእርሳችንም ለማበርክት ስለሚጠቅመን። ከደንበኞቼ ጋር እየሰራሁ ሀገራችንን ለማሳደግ እየሞከርን እንገኛለን በአሁኑ ጊዜ

እሺ ጤና ይስጥልኝ ቀጣዩ ጥያቄያችን ምን ይላል የስራ ልብስ ትለብሳለህ ወይ ይላል? የስራ ልብስ አዎ እለብሳለሁ ምክንያቱም መምህር ስለሆንኩኝ ወይም አስተማሪ ስለሆንኩኝ የስራ ልብስ አለን የስራ ልብሳችንም ከለሩ ነጭ ነው ስለዛ የምለብሰው የስራ የስራ ልብሴ የአስተማሪ ልብስ ነው ማለት ነው

እሺ ጤና ይስጥልኝ ቀጣዩ ጥያቄያችን ለበጎ አድራጎት ሰርተህ ታውቃለህ ወይ ነው የሚለው? አዎ ለበጎ አድርጎት ከአንድም ሁለት ጊዜ ሰርቼ አውቃለሁ። አንደኛው ስሙ መቄዶንያ ይባላል መቄዶንያ ያረጋውንና የህመሟን እርጃ መርጃ ይባላል። እዛ ለሶስት ወር ያክል እ ሰርቼ አውቃለሁ። ይሄንን ይመስላል የ ለበጎ አድራጎት ሰርቼ የማውቀው

እሺ ጤና ይስጥልኝ በድጋሚ ተገናኝተናል ያሁኑ ጥያቄያችን ስማርት ፎን ትጠቀማለህ ወይ ይላል? አዎ ስማርት ፎን እጠቀማለሁ ምክንያቱም በዚህ ጊዜ ስማርት ፎን ካልተጠቀምኩ ከጊዜው ወደኋላ እንደቀረው ነው የሚሰማኝ። ስለዛ ስማርት ፎን ተጠቅሜ። አለም ላይ የሚካሄዱትን ነገሮች በሙሉ ለመወቅ እሞክራለሁ ማለት ነው

እሺ ሰላም ጤና ይስጥልኝ እንደገና ተገናኝተናል ያሁኑ ጥያቂያቺን ምን ይላል በመንገድ ላይ ምግብ ትገዛለህ ወይ ነው የሚለው? አዎ በተቻለኝ አቅም አንዳንዴ እገዛለው። መንገድ ላይ እምገዛቸውም ምግቦች ብዙ ጊዜ ቅቅል ድንችና ጥብስ ድንች ናቸው። ምክንያቱም የቅቅል ድንች እና የጥብስ ድንች በጣም አድናቂ ነኝ

እሺ ሰላም ጤና ይስጥልኝ እንደገና በሌላ ጥያቄ ተገናኝተናል ያሁኑ ጥያቄያችን ሳንቲም ትቆጥባለህ ወይ ይላል? አዎ በህይወቴ ውስጥ እማገኛቸውን ሳንቲም እና ብሮች ለመቆጠብ እሞክራለሁ። ምክንያቱም እንደ ሰው በህይወታችን ውስጥ እምናገኛቸው ነገሮች አዳዲስ ሊሆኑ ይችላሉ። ስለዛ ገንዘብ በመቆጠብ ለ ሁሉም ነገሮች ዝግጁ ለመሆን እሞክራለሁ

እሺ የአሁኑ ጥያቄያችን ምን ይላል የድምጽ መልእክት ትልካለህ ወይ? ይላል አዎ ብዙ ጊዜ የድምጽ መልእክት መላክ ይቀናኛል ምክንያቱም በድምጽ ሳወራ ለራሴ ለ ለአድማጩም በጣም ደስ የሚል ስሜት ስለሚሰማ የድምጽ መልእክትም መላክ እወዳለሁ የምላላከውም ደግሞ በቴሌግራም እና ዋትሳፕን በመጠቀም